ማንበብ ማንበብ ማንበብ ብዙ ጥቅሞች አሉት ማንበብ የተለያዩ ጥቅሞች አሉት አብዛኛው ሰዎች ምሁራኖች በማንበብ ነው ትልቅ ደረጃ ቦታ የደረሱት ማለት ነው። እናም እኔ አብዛኛውን ጊዜ አነባለሁ የተለያዩ መጽሐፍትን ማንበብ ያስደስተኛል የተለያዩ ፊክሽኖችን ማንበብ ያስደስተኛል። የተለያዩ ፊክሽኖችን ማንበብም ብዙ ጥቅም አለው ብዬ አስባለሁ ማለትም ያንን ያነበብነውን ነገር ካነበብነው ነገር አንደኛ ትምህርት እንወስድበትና የተሻለ ነገር ራሳችንን እንድንገመግምና ያለንበትን ቦታ እንድናውቅ ያደርገኛል። ከዚህም በተጨማሪ የተለያዩ የትምህርት መጽሐፍትን አነባለሁ ለትምህርት የሚጠቅሙኝን እናም አብዛኛውን ጊዜ የትምህርት ለትምህርት የሚያገለግልኝን መጽሐፍት አነባለሁ ማለት ነው። እናም አንብቤ የተሻለ ውጤት ለማምጣት እሞክራለሁ እናም በማንበብ ብዙ ነገሮችን እናገኝበታለን እናውቅበታለን ራሳችንን የተሻለ ደረጃ ቦታ ለማድረስ እና ጥሩ ቦታ ለማድረስ ማንበብ በጣም ጥሩ ነው ብዬ ነው የማስብ። የተለያዩ ምሁራኖች ዶክተሮች የተለያዩ ማስተርሶች እዚህ ደረጃ የደረሱት እና ትልቅ ደረጃ ላይ ሊደርስ የቻሉት በማንበብ ነው እና ሁሉም ሰው ቢያነብና የተሻለ ደረጃ ይደርሳል ብዬ አስባለሁ። በማንበብ የማናውቃቸውን ነገሮች እንድናውቅ ይረዳናል ከዚህም በተጨማሪ ያወቅነውን ነገር እንዴት ወደ ተግባር እንደምለወጥ እንዳለብንም በማንበብ ማወቅ ይቻላል ማለት ነው። እናም የተለያዩ ደራሲያን የተለያዩ መጽሐፍትን ይጽፋሉ እናም የእነዛ መጽሐፍቶች በማንበብ ራሳችንን መለወጥ እና መቀየር እንችላለን እና አብዛኛው ሰዎች ሁሉም ሰዎች መጽሐፍ የሚያነቡ ሰዎች የተረጋጉና ብዙ እውቀት ያላቸውና በጣም ከፍተኛ ደረጃ ላይ ይደርሳሉ ብዬ ነው የማስበው። እና እኔ የምመክረው ሁሉም ሰው ቢያነብና እውቀት ቢያገኝ ጥሩ ነው።

ጫማ፣ ጫማ፣ ጫማ። እንግዲህ፣ እንደሚታወቀው፣ ጫማ አብዛኛውን ጊዜ ሰዎች እ በእግራቸው ከመጓዝ ይልቅ ጫማ ለብሰው የተለያዩ ቦታዎችን ይሄዳሉ። እናም ጫማ እግራችን እንዳይጎዳና እንዲሁም እንዳይሰነጣጠቅ ሰዎች የሚለብሱት ነገር ነው። እናም ጫማ አስፈላጊ ነገር ነው ብዬ ነው የማስበው። ምክንያቱም ጫማ መልበሳችን፣ አንደኛ፣ እግራችን እንዳይጎዳ፣ እንዲሁም እንደ እግራችን ኤ የተለያዩ ቦታዎች ስንሄድ እንዳይቆስልና እንዳይበጫጨቅ እንዳያደርግ ማለት ነው። እና ሁሉም ሰዎች አብዛኛውን ጊዜ ከተማ የሚኖሩ ሰዎች አብዛኛውን ጊዜ ጫማ ያደርጋሉ ማለት ነው። እናም ጫማ አንዱ የውበት መገለጫ ነው ማለት ነው። ሰዎች ጫማ አድርገው የሚሄዱት፣ አንደኛ፣ የተለያየ የዲዛይን ጫማ ይለብሳሉ። እናም ጫማ አንዱ የውበት መገለጫ ነው ማለት ነው። እንዲሁም እዚህም በተጨማሪ፣ የተለያዩ አይነት ጫማዎች አሉ። ሽፍን ጫማ አለ፣ ክፍት ጫማ አለ። አብዛኛውን ጊዜ ሙቀት በሚሆንበት ጊዜ ሰዎች ሽፍን ጫማ ይለብሳሉ ማለት ነው። ይሄ ማለት ኤ ማለትም፣ ቀዝ ቀዝቃዛ አየር በንብረት በሚኖርበት ጊዜ ሽፍን ጫማ ይለብሳሉ። ቀዝቃዛ የአየር ንብረት ከኤ ካለ ደግሞ ሽፍን ጫማ ይለብሳሉ ማለት ነው። እናም እንዲህ በማድረግ፣ ሰዎች ሁሉም ሰው ጫማ ይለብሳል ብዬ ነው የማስበው።

ይቅርታ ይቅርታ ይቅርታ ማለት ሰዎች የሆነ ጥፋት ሲያጠፉና ያጠፉት ጥፋት ሲገባቸውና ማለትም ለዛ ነገር ሲጸጸቱና ይቅርታ መጠየቅ ሲፈልጉ ማለትም ሰዎችን ይቅርታ ብለው ይጠይቃሉ ማለት ያን ነገር ሰዎችን የበደሉትን ነገር እንዲረሳላቸው እና በዛ ነገር መጸጸታቸውን ለማሳየት ይቅርታ የሚለውን ቃል ሰዎች ይጠቀማሉ ማለት ነው። ይቅርታ ማለት ትልቅ ቃል ነው። ሰዎች ይቅርታ የሚለውን ቃል በጣም አዘውትረን መጠቀም አለብን። ምክንያቱም የሆነ ነገር ካጠፋን ወይንም ጥፋት ከሰራን እና ሰርተናል ብለን ካሰብነው ወይንም ያበላሽነውን ነገር ለማስተካከል ሰዎችን የበደልናቸውን ሰዎች ይቅርታ መጠየቅ አለብን። በዚህም መንገድ ሰላም ማስፈን እና ህይወታችንን ቀለል አድርገን መኖር እንችላለን ማለት ነው። እና ይቅርታ ትልቅ ክብር ያለው ነገር ነው ሰዎች ይቅርታ ሲጠይቁን ይቅር ማለት አለብን። ማለትም ሰዎች ይቅርታ ጠየቁ ማለት በዛ ነገር ተጸጽተዋል ወይንም ያጠፉትን ጥፋት ገብቷቸዋል እና ያንን ነገር ለማስተካከል ስለሚጠቅም ይቅርታ ጥሩ ነው። ይቅርታ ማለት ቂም የያዝነውን ነገር ረስተን ወደ ሰላም የምንመጣበት መንገድ ነው እናም ይቅርታ በጣም ጥሩ ነገር ነው ብዬ ነው የማስበው። ሁሉም ሰዎች የበደሏቸውን ሰዎች ይቅር ቢሉና ማለት ይቅርታ ጠይቀው ይቅር ቢባባሉና ወደ ሰላም መንገድ ቢመጡ አሪፍ ነው ብዬ ነው የማስበው። እና አብዛኛውን ጊዜ ይቅርታ ትልቅ ትልቅ ዋጋ ያለው ነገር

አጎት አጎት አጎት ማለት አንደኛው አጎት ማለት የምንጠቀመው ቃል ዝምድና ለመግለጽ ነው። አጎት ማለት። የእናታችን ወንድም ወይንም የአባታችንን ወንድም አጎት ብለን እንጠራዋለን እናም አጎታችን ማለትም ከእኛ ጋር የደም ትስስር ያለውና ቀረቤታ ይኖረናል አጎታችን ጋር። እኔ አሁን አጎቶቼን በጣም ነው የምወዳቸው ማለት ነው። በተለያየ ጊዜ የተለያዩ ድጋፎችን ያደርጉልኛል። የተለያየ አይነት ድጋፎች ማለትም በምክር የተለያዩ የሚያስፈልጉኝን ነገሮች ያሟሉሉኛል ከዚህም በተጨማሪ የገንዘብ ድጋፍ ያደርጉልኛል ማለት ነው። እናም የተለያዩ ጥቅሞችን ይሰጡኛል እናም እኔ እነሱን እነሱን እንደነሱ ጥሩ ደረጃ ደርሼ እነሱን መርዳት እፈልጋለሁ። ምክንያቱም እነሱ በተለያየ ነገር ትልቅ ደረጃ እንዲደርስ ያግዙኛል ይመክሩኛል ማለት ነው። ከዚህም በተጨማሪ የተለያዩ ጊዜያትን አብሬያቸው ከእነሱ ጋር አሳልፋለሁ እዝናናለሁ።

ነገ ነገ ነገ ማለት የአሁን ካለንበት ቀን ቀጥሎ ያለውን ቀን ለመግለጽ ምንጠቀምበት ቀን ነው የተለያየ ጊዜ ነገ ብለን ማለት አብዛኛው ጊዜ ነገ ምንም የተለያዩ ነገሮችን ለማድረግ ወይንም የምናደርጋቸውን ነገሮች ያው ነገ ነው ብለን እንገልጻለን እናም ነገ ማለት ይሄ ሁሌም ቀጣዩን ቀን አሁን ካለንበት ቀጣዩ ቀን መሆኑን ይገልጽልናል ማለት ነው። እናም አብዛኛውን ጊዜም ይሄኔ ቀናትን ቀጣዩን ቀን ለመግለጽ ነገ ብለን እንገልጻለን ማለት ነው። የተለያዩ እቅዶችን አሁን አቅደን የምንሰራበትን ቀን ለመግለጽ ቀጣዩን ቀን ነገ እያልን እንገልጻለን። አብዛኛውን ጊዜ የቀኑን ስም ከመጥራት ይልቅ ቀጣይ ቀን ለማለትና ቀኑ ቀጣይ እንደሆነ እኔ ምሰራው ቀን ለመግለጽ ነገ የሚለውን ቃል እንጠቀማለን ማለት ነው።

ሰነድ ሰነድ ሰነድ ማለት መረጃ ማለት ነው የተለያየ ጊዜ ሰዎች ሰነዶችን ይይዛሉ ማለት ነው። የእያንዳንዱ ሰው የተለያየ አይነት ሰነድ ሊኖረው ይችላል። ማለት ሰነድ ማለት መረጃ ማለት ነው። የኛ የተለያዩ አይነት መረጃዎችን እዛ ሰነድ ላይ ሊኖር ይችላል። ለምሳሌ አሁን የትምህርት ደረብ የትምህርት ሰነድ ሊኖረን ይችላል። ማለትም ከመጀመሪያ ከአንደኛ ክፍል ጀምረን እያንዳንዱን ተምረን ያለፍንበት የትምህርት ደረጃችንን ሚገልጽ ማለት ነው። እንዲሁም እዚህም በተጨማሪ የተለያዩ ሰነዶች ይኖራሉ። ሰነድ ለምሳሌ የጤና ሰነድ ሊሆን ይችላል። ማለትም የጤና ሰነድ ደግሞ እ ጤንነታችንን እና ከዚህ በፊት የታከምንበትን ቀን ምን አይነት በሽታ እንዳለብን እና ምን አይነት መድሃኒት ስኖስድ እንደነበረ የተለያየ ስለእኛ ጤንነት በሙሉ የሚገልጽ ሰነድ ማለት ነው። እናም የተለያዩ አይነት ሰነዶች አሉ በዚህም በተጨማሪ የወንጀል ሰነድ አለ። የወንጀል ሰነድ ማለት ደግሞ ያ ሰውዬ ያ ሰው ምን አይነት ወንጀል ሰርቷል ከዚህ በፊት እናስ ምን ምን አይነት ወንጀሎችን ሰርቷል እናም ምን ያህል ጊዜ ደግሞ ተፈርዶበት ምን ያህል ጊዜ ቅጣቱን ጨርሷል ወይንስ ቅጣት ላይ ነው ያለው። እናም የተለያየ አይነት ማለት ስለዛ ሰው እ የሰራችውን ጥፋቶች ወንጀሎችን የሚገልጽ እና እ ከዚህ በፊት ያደረጋቸውን የተለያዩ አይነቶች የወንጀል አይነቶች ሚገልጽ ነው። እናም የተለያየ አይነት ሰነዶች አሉ። ሰነዶች በጣም አስፈላጊ ናቸው ማለት ነው። ማለትም ሰነድ ስለእኛ የሚገልጽ ነገር ነው ስለ ጤናችን ስለ ትምህርት ሁኔታችን ስለ ስለ ከዚ በፊት ያጠፋው የሰራነው ወንጀል ካለ እናም አብዛኛውን ጊዜ ሰዎች ስለኛ ሰነድ ይጠይቃሉ ማለት ነው። ይሄን የሚጠይቁበት ምክንያት ደግሞ አንደኛ ስለኛ ጤንነት የትምህርት ደረጃው የወንጀል ሪከርድ አለብን የለብንም ለማወቅ ሲሉ ሰዎች እኛን ሰነድ ይፈልገው ይመለከታሉ ማለት ነው። እናም ሰነዶች የኛንና የኛነታችንን መገለጫ ናቸው ማለት ነው። እናም የተለያዩ ጊዜ የተለያዩ ቦታ ሰነዶች ያስፈልጉናል።

ስብሰባ ስብሰባ ስብሰባ ማለት ሰዎች ተሰብስበው የተለያዩ ነገሮችን የሚያደርጉበት ማለትም የሚወያዩበት ነው እና አብዛኛውን ጊዜ በቢሮ ውስጥ የተለያዩ ስብሰባዎች ይኖራሉ ማለትም ስለሚሰሩት ስራ ለተሰብስበው ሊያወሩ ይችላሉ ሊመካከሩ ይችላሉ የተለያየ አይነት ስብሰባዎችን ያደርጋሉ ማለት ነው። ማለት ከድርጅቱ ምን አይነት ትርፍ እያተረፈ ነው ምን አይነት ስራ መስራት አለባቸው ድርጅቱ አሁን ያለበት ሁኔታ ምን አይነት ደረጃ ላይ ነው ያለው? እና ምን አይነት ነገሮችን ማሻሻል አለብን እንዲሁም አሁን ለደንበኞች ምን አይነት ነገሮችን ማቅረብ አለብን የሚሉ የተለያዩ ነገሮችን ተሰባስበው ያወራሉ ማለት ነው። ማለትም ይወያያሉ እንዲሁም ማድረግ ያለባቸውን ነገር እርስ በእርስ ይገማገማሉ ማለት ነው። እና የተለያየ አይነት የስብሰባ አይነቶች አሉ። ማለትም የተለያየ ጊዜ ደግሞ የተለያዩ ሰዎችን እየሰበሰቡ ትምህርት ይሰጣሉ ማለትም ምን ማድረግ እንዳለባቸው እና የተለያዩ ነገሮችን እንዴት መቅረፍ ችግር እንዳለባቸው። በአካባቢያችን አሁን ባለስልጠናት አብዛኛውን ጊዜ ህዝቡን ይሰበስባሉ ማለት ነው ከሰበሰቡ በኋላም የተለያዩ ነገሮች ህዝቡ የሚጠይቁትን ጥያቄ በመቀበል የነዛን መልስ ይሰጣሉ ማለት ነው። ማለትም ህዝቡ አሁን ማህበረሰቡ በአካባቢው ምን እንዲደረግለት ይፈልጋል? ማለት ባለስልጣናቶች ምን ማድረግ እንዳለባቸው እና ህዝቡ ከእኛ ምን ይጠብቃል ብለው ሰብስበው ከእነሱ ሀሳብ በመቀበል ይወያያሉ። እና ህዝቡ የሚጠይቃቸውን ጥያቄ በስርዓት በመመለስ ማለትም ለውጥ ለማምጣት እና የህዝቡን የልብ ትርታ በመስማት ህዝቡ ምን እንደሚፈልግ ከባለስልጣናት በማወቅ እነሱ ባለስልጣናት ያንን ነገር ለማድረግ የሚፈልጉትን ነገር ሰዎች አውቆ ህዝቡ ምን ይፈልጋል? ብለው አጢኖ ያንን ነገር የተለያዩ ስራዎችን ለመስራት ይጠቅማል እና ስብሰባ በጣም ወሳኝ ነው። እርስ በእርስ እንድንተዋወቅ እና እንድንግባባ ያደርገናል።

እጅ ማለት ከሰውነት ክፍሎቻችን ውስጥ አንዱ እና ዋንኛው ነው። የተለያዩ ነገሮችን እንሰራለን ማለት ነው። እጃችን በጣም ጠቃሚ የሰውነት ክፍላችን ነው። የተለያዩ ነገሮችን የምንሰራውም በእጃችን ነው ማለት ነው። እና ያለ እጅ ማለት ሰዎች በጣም ከባድ ነው በእጃችን ነው። የተለያዩ ነገሮችን ስራዎችን የተለያዩ ተግባራትን የምናደርገው ማለት ነው። እና እጅ በጣም ወሳኝነት አለው ለምሳሌ እጃችን ለመመገብ የምንጠቀመው እጃችን ነው። እጅ ከሌለን ለመመገብ በጣም አቸጋሪ ነው ማለት ነው። ከዚህም በተጨማሪ የተለያዩ ነገሮችን ለመጽሐፍ የተለያዩ ስራዎችን ለመስራት ሁሉንም ስራዎች አብዛኛውን ጊዜ የምንሰራው በእጃችን ነው። ማለትም ያለ እጅ ምንም ነገር መስራት አይቻልም ማለት ነው። እና እጅ በጣም ወሳኝነት አለው። እጃችን በጣም የተለያዩ ነገሮችን ለመስራት ስራዎችን ለመተግበር እና የሆኑ የተለያዩ አይነት እቃወችን ለማንሳትም የሚጠቅመን እጃችን ነው። እና እጅ በጣም ወሳኝ ነው እንዳልኳችሁ። የት ያለች ምንም ነገር ማድረግ አይቻልም የተለያዩ ተግባራቶችንም በእጃችን ነው እንጂ የምንፈጽመው ያለእጅ በቃ በጣም ህይወት ከባድ ነው የሚሆነው

ደረሰኝ ደረሰኝ ደረሰኝ ማለት በጣም ወሳኝ ነገር ነው ማለትም የሆነ የተለያዩ ነገሮችን በምንገበያይበት ጊዜ ደረሰኝ በጣም ወሳኝ ነው። ማለትም አሁን የሆነ ነገር በምንገዛበት ጊዜ ደረሰኝ መቀበል አለብኝ ማለት ነው። ከሻጩ ደረሰኝ መቀበል በጣም ወሳኝ ነው። ምክንያቱም የተለያዩ ነገሮችን በምንገዛበት ጊዜ ደረሰኝ ካልተቀበልን የኛ ንብረት መሆኑን ማረጋገጥ አንችልም ማለት ነው። እናም የኛ ንብረት እና መሆኑንና መግዛታችንን ለማወቅና ለማሳወቅና የኛ ንብረት መሆኑን ለማረጋገጥ ከዛ ከሻጩ ሰውዬ ደረሰኝ መቀበል አለብኝ ማለት ነው። ደረሰኝ ካልተቀበልን ግን የኛ ያ የገዛነው ነገር የኛ ንብረት መሆኑን መግለጫ መንገድ ስለሌለ የተለያዩ ነገር ማለት የኔ ነው ብሎ የሆነ ሰው ሊቀማንና ሊወስድብን ይችላል። በዛ ጊዜ የራሳችን ንብረት መሆኑን ለመከራከር እና ለማረጋገጥ ያንን የገዛንበትን ደረሰኝ ማሳየት እንችላለን ማለት ነው። እና ደረሰኝ በጣም ወሳኝ ነው አብዛኛውን ጊዜ ሰዎች የተለያዩ ነገሮች በሚገዙበት ጊዜ ከሻጩ ደረሰኝ መቀበል አለባቸው ማለት ነው። እናም ደረሰኝ ካልተቀበሉ ግን የነሱ ሀብትና ንብረት ወይንም የነሱ መግዛታቸው ስለማይታወቅና ንብረት ወይም አንድ ሆነ ስለማይታወቅ ለዝርፊያ ወይም ለተለያየ ነገሮች ሰዎች ሊቀሙን የኛ ነው ብሎ ያንን ነገር ሊቀሙን ስለሚችሉ። ሰዎች በሚገዙበት የተለያየ ነገር የተለያዩ ነገሮችን በሚገዙበት ጊዜ ደረሰኝ መቀበል አለባቸው እና ደረሰኝ ወሳኝ ነገር ነው

እግር እግር ማለት በጣም የሰውነት ክፍላችን ውስጥ አንዱ ነው እግር ወሳኝነት ያለ የሰውነት ክፍላችን ነው። ማለትም እግራችን የተለያዩ ቦታዎችን ለመንቀሳቀስ ያገለግላል። ማለትም ከቦታ ቦታ የተለያዩ ቦታዎችን ለመጓዝ እና ለመንቀሳቀስ ግዴታ አገር ያስፈልጋል ማለት ነው። ያለ እግራችን ምንም አይነት እንቅስቃሴ ማድረግ ይከብዳል ማለት ነው። እና እግር በጣም ወሳኝነት ያለው ነገር ነው። በተለያየ ጊዜ ቦታ ለቦታ ለመንቀሳቀስ እግር ወሳኝ ነው ማለት ነው። እና እግራችንን በጣም መንከባከብና መጠበቅ አለብን እግራችንን እንዳይጎዳ። ማለት ካልሲ ለብሰን ጫማዎችን በማድረግ እግራችን እንዳይጎዳ መጠበቅ አለብን። እና እግራችንን በተለያየ መንገድ መንከባከብ አለብን ማለት ነው። እና እግር በጣም ወሳኝነት ያለው ሰውነት ክፍላችን ስለሆነ እንዳይጎዳ የተለያዩ ጫማዎችን በመልበስ የተለያዩ አይነት እንክብካቤ ማድረግ አለብኝ

ፈጣን ፈጣን ፈጣን ማለት ፈጣን የሚለውን ቃል የምንገልጸው አንደኛ በጣም ቀልጣፋ መሆን ወይንም የሆነ ነገርን ቶሎ መጨረስን ለመግለጽ። ፈጣን የሚለውን ቃል እንጠቀማለን እና ፈጣን ማለት ነገሮችን ቶሎ የሚረዳ ወይም ተግባራቶችን ቶሎ የሚፈጽም የሚለውን ቃል ለመግለጽ ፈጣን የሚለውን ቃል እንጠቀማለን። እና ፈጣን ማለት የተለያዩ ነገሮችን በአንዴ መስራት የሚችሉ ለምሳሌ አሁን አሁን በተለያዩ ነገሮችን በቴክኖሎጂ በፍጥነት መስራት እንችላለን ማለት ነው። ማለትም አሁን ለምሳሌ የተለያዩ ነገሮችን አሁን ከመስራት በእጃችን ከመስራት ይልቅ ቴክኖሎጂ ነክ የሆኑ ነገሮችን መስራት እንችላለን አሁን ለምሳሌ በእጃችን እህሎችን ከመፍጨት ይልቅ ወፍጮ ቤት ወስደን ብናስፈጭ ይሄ አንደኛው ፍጥነት ይገልጻል ማለት ነው። በእጃችን በጣም አድካሚና ብዙ ሰዓት የሚፈጅ ነገርን ቴክኖሎጂ ነክ በሆነ ነገር በፍጥነት ወፍጮ ቤት ወስደን ቶሎ አስፈጭተን መምጣት እንችላለን ማለት ነው። እናም የተለያዩ አይነት ፈጣን የሚለው ቃል የሆነ ነገሮችን ቶሎ መጨረስ ወይንም ተግባሮችን በፍጥነት ማድረግ የሚለውን ቃል ይገልጻል

መልካም ልደት መልካም ልደት ሰዎች በልደት ጊዜ መልካም ምኞታችንን እና ለባለ ልደቱ የምንገልጽበት ቃል ነው እናም ባለ ለባለ ልደቱ መልካም ልደት ብለን መወለዱን ደስ የሚለን ቀን እንደሆነና እንኳን ተወለድክ ለማለት መልካም ልደት ብለን የባለ ልደቱን የባለ ልደቱን ልጅ ይሄንን ቃል እንለዋለን ማለት ነው። እና መልካም ልደት ማለት ከ በቃ መልካም ምኞታችን ለባለልደቱም ጥሩ ቀን እንዲሆንለትና እንኳን ተወለድክ ለማለት ይህንን ቃል እንጠቀማለን ማለት ነው። አብዛኛውን ጊዜ ሰዎች ልደታቸውን ያከብራሉ ማለትም ልደታቸውን በተለያየ አይነት መንገድ ያከብራሉ ማለት ነው። እኔ አሁን ልደቴን ማክበር ማክበር የሚያስደስተኝ ቤተሰቦቼ ዘመዶቼ ጓደኞቼ ጋር ተሰብስበን አንድ ላይ ሆነን ልደቴን እናከብራለን ማለት ነው። እናም ቤት ውስጥ ኬክ ይደፋል ኬክም ከኬክ በተጨማሪም ዳቦ ይደፋና የተለያዩ ጠላ እንዲሁም ፋንዲሻዎች፣ ዳቦ ቆሎዎች፣ ቡርትካኖች፣ ሙዞች ይኖራሉ። ከዚህም በተጨማሪ የተለያዩ አይነት መጠጦችም ሊኖሩ ይችላሉ። እናም እንደዛ በማድረግ ጓደኞቼን ጠርቼ ተሰብስበን አንድ ላይ ልደቴን እናከብራለን ማለት ነው። እናም ጓደኞቼን በምጠራበት ጊዜ ጓደኞቼ ደግሞ የተለያየ አይነት ስጦታ ለኔ ይዘውልኝ ይመጣሉ ማለት ነው። ስጦታውን ሲሰጡኝ ደግሞ መልካም ልደት እያሉ መወለዴን በጣም እንደሚያስደስትና መልካም ምኞታቸውን ለኔ እየገለጹ ሁሉም መልካም ልደት እያሉ ለኔ እያመጡልኝ ስጦታ ይሰጡኛል

ፖሊስ ፖሊስ ፖሊስ የሚለው ቃል እንደሚታወቀው አንደኛው ፖሊስ ማለት ሰላም አስከባሪ ማለት ነው። በተለያዩ ጊዜያት ሰላምን ያስከብራል ማለት በአካባቢያችን ሰላምና ጸጥታ እንዲሰፍን ያደርጋል ማለት ነው። እናም ፖሊስ በአካባቢያችን በጣም ትልቅ ሚና የሚጫወትና ሰላም እንድንሆን ከመጥፎ ነገር የሚጠብቀን ነው። እናም ፖሊስ በየቦታው መኖር አስፈላጊ ነው ብዬ ነው የማስበው እና ፖሊሶች አብዛኛውን ጊዜ በተለያዩ ቦታዎች ሰላምን በማስከበር ወንጀለኛን እየያዙ ለሰፈራችን ሰላምና ጸጥታ እንዲሰፍን ያደርጋሉ ማለት ነው። እና ፖሊሶች ፖሊስ መኖሩ አንደኛ ብዙ ጠቀሜታ አለው። ከእነዚህ ውስጥ አንደኛ ሌባዎችን እያሯሯጡ ይይዛሉ እንዲሁም የተለያየ ወንጀል እንዳይሰራ ይከለክላሉ ማለት ነው። ከዚህም በተጨማሪ የሆነ ወንጀል በፈጸምበት ጊዜ ፈጥኖ በመድረስ ምርመራና ምርመራ በማድረግ የተፈጠረውን ችግር ለመፍታትና እና ወንጀለኛውን ለመያዝ ይሞክራሉ። እና ፖሊሶች በተለያየ ጊዜ ፈጥኖ ደራሽ ናቸው የተለያዩ አይነት ወንጀሎች በሚፈጸሙበት ጊዜ ከቦታው በመገኘት ምርመራና ጥናት በማድረግ ይህ ችግሩን ለመፍታትና የተፈጠረውን አደጋ ምን እንደሆነ በመመርመር እና ጥፋተኛውን ለመያዝ የተለያዩ መንገዶችን ይጠቀማሉ

አሳ አሳ አሳ አሳ ማለት ለምግብነት ከሚውሉ እንስሳት ውስጥ አንዱ ነው እና አሳ ለምግብነት ይውላል ማለት ነው። እናም የአሳ ጥብስ በጣም ይጣፍጣል እና አብዛኛው ጊዜ ሰዎች የአሳ በመመገብ ይደሰታሉ ማለት ነው እኔም አሳ መመገብ በጣም ያስደስተኛል። አሳ መመገብ በጣም ደስ ይለኛል ማለትም አሳ በጣም ጣፋጭ ምግብ ስለሆነ አሳ አብዛኛውን ጊዜ መመገብ ያስደስታል ማለት ነው። እንዲሁም አሳ አሳ ለጉብኝት አገልግሎት ይውላል ማለትም አሳዎችን በማየት ሰዎች ይጎበኛሉ ማለት ነው። ማለትም አሁን ቱሪስቶች ምናምን አሳዎችን ለመጎብኘት ወደ ተለያዩ ሀይቃት ይሄዳለሉ ማለት ነው። እናም አሳ ለጉብኘት ይውላል እንዲሁም አብዛኛውን ጊዜ አሳ እንደሚታወቀው በቀላሉ የሚገኝ ነገር አይደለም። ማለትም አሳ ለማግኘት አሳ አጥማጆች ናቸው አብዛኛውን ጊዜ አሳና በየባህሩና በየወንዙ አጥምደው ነው አሳን የሚሸጡት ማለት ነው። እናም ለማጥመድና ለ አሳን ለመያዝ ትንሽ ከበድ ይላል እናም አብዛኛውን ጊዜ በቀላሉ እኛ ልንይዘው ስለማንችል እና ለማጥመድ ሙያ ስለሚያስፈልግ አብዛኛውን ጊዜ ከአሳ አጥማጆች እና አዳኞች ከአሳ አዳኞች እየገዛን ነው የምንመገበው ማለት ነው። እና አሳ በጣም ደስ የሚል ነገር ነው ጣፋጭ የምግብ አይነት ነው።

ስምምነት ስምምነት ስምምነት ማለት በአንድ ነገር ላይ ሁለት ወይም ከዛ በላይ የሆኑ ወገኖች በአንድ ነገር ላይ ሲስማሙ ወይንም ያንን ነገር ሲቀበሉት ስምምነት ይባላል። የተለያዩ ነገሮች በተለያዩ ነገሮች ሰዎች ላይስማሙ ይችላሉ በተለያዩ ሀሳቦች የሰው ልጆች ሀሳብ አመለካከት ሁሉም ሰው የተለያየ ስለሆነ በአንድ ሀሳብ ለመስማማት ቢከብድም ግን የጋራ ጥቅምንና እና ሰላምን ወይንም ጥቅምን የሚያስከብር አንድ ሀሳብ በማምጣት ማለትም የሁሉንም ሰው ጥቅም ለማ የሚያስከብርና ሁሉም ሰው ማይክ ወደ ሀሳብ በማምጣት ሰዎች ወደ ስምምነት እና ወደ አንድ ሀሳብ እንዲመጡ ማድረግ ይቻላል። ይሄን ማድረግም በጣም ጠቃሚ ነገር ነው ብዬ ነው የማስበው ማለት ነው

ሌሊት ሌሊት ሌሊት ማለት ምሽት ማለት ነው። ማለትም ቀኑ ሲመሽ ማለት አሁን ሌሊት የምንለው ከምሽቱ አስራ ሁለት ሰዓት በኋላ ሌሊት እንለዋለን ማለት ነው። እናም ሌሊት አብዛኛውን ጊዜ ሰዎች እረፍት የሚያደርጉበት እና የሚተኙበት ሰዓት ነው። እናም ሌሊቲ የምንለው ሰዓት ያኔ ነው። ከአሥራ ሁለት ሰዓት በኋላ ያሉትን ጊዜያቶች ማለት ከ ከአሥራ ሁለት ሰዓት በኋላ ያለውን ሰዓት ሌሊት እንለዋለን። ማለትም ሌሊት የምንልበት ምክንያትም ስለሚመሽ እና አብዛኛውን ጊዜ ሰዎች እረፍት ያደርጋሉ። በዛ ጊዜ አብዛኛውን ጊዜ ሁሉም ሰው ቤቱ ነው የሚሆነው ማለት ነው። ቤት ውስጥ አይወጣም ወይ ቤቱ ላይ የተለያዩ ነገሮችን ያደርጋል። ያለበለዛ ደግሞ ይተኛል እና እነዚህን ነገሮች በማድረግ ነው ጊዜውን የሚያሳልፈው ማለት ነው። እናም አብዛኛውን ጊዜ ሰዎች አይወጡም ማለት ነው። በዛን ጊዜ ምክንያቱም በሚመሽበት ጊዜ የተለያዩ ሌሊት በሚሆንበት ጊዜ የተለያዩ አውሬዎች እና ለሰው አደገኛ ሊሆኑ የሚችሉ ነገሮች ስለሚኖሩ ሰዎች በዛ ሰዓት ቤታቸውን ነው የሚቀመጡት።

ተራብኩ ተራብኩ ማለት ሆዴ ባዶ ሆነ ወይንም ምግብ ያስፈልገኛል ማለት ነው። አብዛኛውን ጊዜ ሰዎች በቀን ቢያንስ ማለትም በቀን አራቴ ይመገባሉ። በዋናነት ሰዎች አብዛ ቢያንስ ሶስት ጊዜ በቀን መመገብ አለባቸው። አንዳንዴ ደግሞ አራት የሚመገባሉ ማለትም ሰው ቁርስ ምሳ መክሰስ እና እራት ይመገባል። ማለት ሰው አሁን ቁርስ የሚመገበው ሁለት ሰዓት አካባቢ ነው። አብዛኛው ሰዎች ቁርሳቸው የሚመገቡት ምሳ ሰዓት ደግሞ የሚ ሰዎች የሚመገቡት ስድስት ሰዓት አካባቢ ነው ማለት ነው። አስራ አንድ ሰዓት አካባቢ ደግሞ ሰዎች መክሰስ ቀለል ያለ ነገር ይመገባሉ ማለት ነው። አብዛኛውን ጊዜ መክሰስ ብዙ ሰዎች ያን ያህል ላይመገብ ይችላሉ። ግን አንዳንድ ሰዎች መክሰስ ይመገባሉ አስራ አንድ ሰዓት አካባቢ ቀለል ያለ ነገር መመገብ ሰዎች አንዳንድ ሰዎች ልምዳቸው ነው ማለት ነው። ከዚህም በተጨማሪ ደግሞ እራት ለአብዛኛው ሰዎች ወሳኝ ነገር ነው። ማለትም እረት አብዛኛውን ጊዜ ሰዎች ሁለት ሰዓት አካባቢ ይበላሉ እና ሁሉም ሰው አብዛኛውን ጊዜ እራት በጣም ለሰው ልጅ ወሳኝ ነው ብዬ ነው የማስበው። እና በዚያ ሰዓት ማለት እራት በጣም ወሳኝ ነው ሁሉም ሰው መመገብ አለበት ብዬ ነው የማስበው። እና ተራብኩ የሚለው ቃል ደግሞ በጣም ማለት ምግብ ከበላን ብዙ ጊዜ ስንቆይና ወይንም ሆዳችን ባዶ በሚሆንበት ጊዜ ተራብኩ የሚለውን ቃል እንጠቀማለን ማለት ነው። እና ያው ተራብኩ ማለት ምግብ ያስፈልገኛል እና ሆዴ ባዶ ሆኗል እና ደክሞኛል እንደማለት ነው። እናም በዚያ ጊዜ ሰው በሚራብበት ጊዜ ምግብ መመገብ አለበት ማለት ነው።

ጠዋት ጠዋት ጠዋት ማለት እኛ ጠዋት የምንለው አብዛኛውን ጊዜ ማለትም ሁለት ሰዓት አካባቢ ማለት ከአንድ ሰዓት እስከ አራት ሰዓት አካባቢ ያሉትን ሰዓታት ጠዋት እንላቸዋለን። ማለትም ከእንቅልፋችን ከተነሳን በኋላ ያንን ማለት እስከ አራት ሰዓት ያሉትን ጊዜያት ጠዋት እያልን እንጠራቸዋለን። ማለት ጠዋት አብዛኛውን ጊዜ ጠዋት የምንለው አየሩ ቀዝቀዝ ያለና ብርዳማ ነው ማለት ነው። በዛን ጊዜም ወፈር ያሉ ልብሶችን መልበስ አለብን ብዬ ነው የማስበው። ማለትም በጣም ብርድ ስለሚሆን ብርድ ሊመታናል ልንታመም ስለምንችል በዛ ሰዓት በደንብ ወፈር ያሉ ልብሶችን መልበስ አለብን። ከዚህም በተጨማሪ ጧት በጣም ማለት ከእንቅልፋችን የምንነቃበትና አይምሮአችን ፍሪ የሚሆንበት ሰዓት ስለሆነ። የተለያዩ ስራዎችን ለመስራት በጣም አእምሮአችን ይሆናልና ለመስራትም ዝግጁ ይሆናል። እና እኔ አሁን ለምሳሌ ጠዋት የተለያዩ ስራዎችን መስራት ያስደስተኛል። በጠዋት ተነስቼ መስራት ያለብኝን ስራዎች በሙሉ እሰራለሁ ማለት ነው። ማለት በጧት አሁን ከእንቅልፋችን እንደነቃን ግዴታ ጠዋት አካባቢ ምግብ መብላት አለብን ማለት ነው። እናም በጠዋት ተነስቼ እኔ ምግብ መብላት ያስደስተኛል ምክንያቱም ያው ያው ተኝተን ስለምናድርና በጧት ስን ስንነሳ። ጠዋት ስንነሳ ስለሚረበኝ እኔ ምግብ መመገብ ያስደስተኛል ከእንቅልፌ ወዲያው ጧት እንደተነሳው

ወንበር ወንበር ወንበር ለተለያዩ አገልግሎቶች ያገለግላል ከወንበር ጥቅሞች ውስጥ አንድ ወንበር ለመቀመጫነት ያገለግላል ማለት ነው። አብዛኛውን ጊዜ ሰዎችን ለመቀመጫነት የሚጠቀሙት። ወንበር ነው እና ወንበር ለመቀመጫነት ያገለግላል ማለት ነው። እናም ወንበር ከተለያዩ ነገሮች ሊሰራ ይችላል። ወንበር ለምሳሌ ከእንጨት ሊሰራ ይችላል። በቀላሉ ከእንጨት መስራት እንችላለን እንዲሁም በቀርቃሃ መሰራት ይችላል ማለት ነው። ከቀርቀሃ ራሱ በቀላሉ ወንበር መስራት እንችላለን እንዲሁም የሶፋ ወንበሮች ደግሞ ከስፖንጅ ሊሰሩ ይችላሉ። ጠውላ ቤት አብዛኛውን ጊዜ የሚሰራው ማለትም በስፖንጅ አድርገው ይሰራሉ ማለት ነው። እና ወንበር በጣም ጠቃሚ ነው ነውና ለመቀመጫነት ያገለግላል አብዛኛውን ጊዜ ሰዎችን ከተማ አካባቢ የሚቀመጡት አብዛኛውን ጊዜ የሶፋውን በር ነው እና የሶፋውን በር ውበትና ምቾት ስላለው አብዛኛውን ጊዜ ከተማ ውስጥ ሰዎች የሚጠቀሙት የወንበር አይነት የሶፋ ወንበር ነው። ማለትም በጣም ውበት ቤቷችን ውበት እንዲኖረውና በጣም ልዩ ሙቾት ስለሚኖረው አብዛኛውን ጊዜ የሶፋውን በር ከተማ ላይ እንጠቀማለን ማለት ነው። ግን እንደምታውቀው የሶፋ ወንበር ለማሰራት ለማሰራትና ለመግዛት በጣም ገንዘብ ውድ ስለሆነ አብዛኛውን ጊዜ ከተማ ሰዎች እና በቂ ገንዘብ ያላቸው ሰዎች ናቸው ይህንን ነገር የሚጠቀሙት ማለት ነው። በገጠር አካባቢ ደግሞ አብዛኛውን ጊዜ ወንበር የሚሰሩት በጥራር ነው በጥራር የተሰራ ወንበር ይጠቀማሉ ማለት ነው። በጥራር በቀላሉ በመስራት ወንበር በአገልግሎት ላይ መዋል እንችላለን ማለት ነው። እናም ከዚህም በተጨማሪ የተለያየ አይነት ወንበሮች በሌላ መንገድም መስራት እንችላለን ለምሳሌ ማለትም በየተለያዩ ዱካካ የዱካ ወንበሮችን በቀላሉ በእንጨት በመጥረብ መሰራት ይችላል ማለት ነው። ጊዜ አቅም የሌላቸው ሰዎች እነዛን በመግዛት ይጠቀማሉ ማለት ነው

አዲስ አዲስ አዲስ የሚለውን ቃል አብዛኛውን ጊዜ የምንጠቀመው አገልግሎት ያልሰጠና ለመጀመሪያ ጊዜ ሱቅ የምንገዛው እቃ ሲሆን ለምሳሌ አዲስ የሚለውን ቃል እንጠቀማለን እና አዲስ ነገሮች አብዛኛውን ጊዜ ማለትም ደረጃቸው ከፍተኛ ነው የሚሆነው ማለትም ከዚህ በፊት ያልተጠቀሙ ሰዎች ያልተጠቀሙባቸው እና ማለትም ለወደፊት ደግሞ ብዙ ጊዜ የሚያገለግሉ ሊያገለግሉን የሚችሉ እቃዎችን እንላቸዋለን እናም ከዚህም በተጨማሪ አዲስ የምንለው እነዛን ነገሮች ነው። ከዚህም በተጨማሪ አዲስ የምንለው ለምሳሌ የሆነ ነገር ስናየው በጣም ማለት ቆንጆና ያልተላላጠ ወይም የተለያዩ እቃዎችን አሁን ለምሳሌ አዲስ ነው የምንላቸው እቃዎችን በማየት ብቻ የሆኑን ነገሮችን አዲስ ነው እንላለን ወይንም አሁን ለምሳሌ ሰዎችን አዲስ ነው የምንል ደግሞ ከዚህ በፊት አይተነው የማናውቀውን ሰው ወይንም ከዚህ በፊት ለአካባቢው አዲስ የሆነ ማለት ከዚያ ከአካባቢው አይተነው የማናውቀውን ሰው ወይንም የማናውቀውን ሰው አዲስ ነው እንላለን። እና አዲስ የሚለውን ቃል የት በተለያየ መንገድ እንጠቀምበታለን እንዳልኳችሁ ያው አዲስ የምንለው ስንገዛውና ከዚህ በፊት እኛን ለመጀመሪያ ጊዜ ስንገዛውና የምንጠቀምበት ሲሆን አዲስ እንላለን እንዲሁም ሰውን አዲስ የምንለው ደግሞ ያው ለመጀመሪያ ጊዜ ስናየውና ለእኛ ለይታችን የመጀመሪያ ጊዜያችን ሲሆን አዲስ ነው ብለን እንናገራለን

አደጋ አደጋ አደጋ ማለት እኛ ሳናስበው የሚያጋጥመን ድንገተኛ የሆነ ነገር ነው። እና የተለያዩ አይነት አደጋዎች ሊያጋጥሙን ይችላሉ ማለት እኛ ሳናስበው ቅጽበት በቅጽበት ሳናቅደውና ማለት ይደርስብናል ብለን ያላሰብነው ነገር ሲደርስብን አደጋ ብለን እንገልጸዋለን ለምሳሌ የተለያየ አይነት አደጋዎች አሉ። ለምሳሌ አሁን የመኪና አደጋ ማለትም ሰዎች ከቦታ ቦታ በሚንቀሳቀሱበት ጊዜ መኪና ተሳፍሮ የሆነ ቦታ በሚሄዱበት ጊዜ ያ መኪና ሊጋጭ ወይንም ገደል ውስጥ ገብቶ ሊገለበጥና አደጋ ሊደርስብን ይችላል ማለትም የተለያየ አይነት አደጋ ሊደርስብን ይችላል። አንደኛ አካል ጉዳት አካል አካል ጎዶሎ ወይንም የሆነ ቀላል ጉዳት ሊደርስብን ይችላል ወይንም ደግሞ በዛ መሃል በአደጋ ምክንያት ህይወታችን ሊያልፍ ይችላል ማለት ነው። እናም የተለያየ አይነት የተለያየ አይነት አደጋ ሊደርስብን ይችላል ማለት ነው በዚህም በተጨማሪ ደግሞ የተለያየ አይነት አደጋ ማለትም ሰዎች የሆነ አይነት አደጋ ሊያደርሱብን ይችላል። ሳናስባቸው ማለት ነው ሰዎች መጣው ሊገጥሙንና የሆነ ጉዳት ሊያደርሱብን ይችላሉ ማለትም ያላሰብነውም ላይም ሳናስበው መጥተው ለምሳሌ በጥይት ተኩሰው ሊገድሉኝ ይችላል ወይንም የተለያየ አይነት ብቻ አደጋ አሉ ማለት ነው። እና ከነዚህ አደጋዎች ደግሞ ለመቆጠብ በጣም ይከብዳል ማለትም እነዚህን አደጋው ሰው አስቦና ቅዱስ አይደለም ያ አደጋ የሚደርስበት ሰው ይሄ ይደርስብኛል ብሎ አያሰብም ማለት ነው። ምክንያቱም እነዚህ ነገሮች ማለት ሳይታቀዱ ዝም ብለው ሳናስባቸው የሚያጋጥሙን አደጋዎች ናቸው። እና ከእነዚህ አደጋዎች ደግሞ ያው በቻልነው መንገድ ፈጣሪን ከእንደነዚህ አይነት አደጋ እንዲጠብቀን መጸለይና መለመን ያለብን ውይ ነው የማስበው። እና የተለያየ አይነት አደጋዎች አሉ ማለት ነው